የስራ እድገት እየፈለክ ነው ብለህ ለጠየከኝ ጥያቄ? የስራ እድገት እየፈለኩ ነው ያው እንደማንኛውም ሰው አንድ ሰው በሚሰራው ስራ ላይ የስራ እድገት ያስፈልገዋል። የስራ እድገትም ይፈልጋል ስለዚህ ያንን የስራ እድገት ብዙ ሰዎች ስለሚፈልጉት እኔም የስራ እድገት ከሚፈልጉ ሰዎች ውስጥ አንዱ ነኝና በምሰራው ስራ ላይ የስራ እድገት እፈልጋለሁ ማለት ነው። ስለዚህ ብዙ የምሰራቸው ስራዎች አሉ ከነዛ ውስጥ የስራ እድገት እንዲያደርጉልኝና እንዲጨመርልኝ በስራ እድገት ደረጃ ላይ ደሞዝ እንዲጨመርልኝ እፈልጋለሁኝ። ያው አንድ ሰው የስራ እድገት እሚፈልገው ከብዙ አንግሎች ሲታይ ከብዙ ሁኔታዎች ሲታይ በቃ የስራ እድገት ይፈልጋል ማለት ነው። ስለዚህ አንድ ስራ እድገት ተደረገለት ማለት በጣም ብዙ ነገሮች ፈልጓል እነዛ ነገሮችን እንድሞሉለት ስለሚፈልግ ግን ወይ ደሞዝ እንዲጨመርለት ወይ ለስራው ያለው ክብር ከፍ እንዲልለት እና በጣም ብዙ ነገሮች ላይ መጠቀም ስለሚፈልግ በብዙ ነገሮች ጥቅም ማግኘት ስለሚፈልግ በሚሰራው ስራ ላይ እየታየ የስራው ሁኔታ እየታየ የስራ ልምድ እንዲደረግለት ይፈልጋል። እኔ ደግሞ ከዛ አንፃር በምሰራው ስራ ላይ የስራ እድገት እንዲኖረኝ እንዲደረግልኝ እፈልጋለሁኝ እየጠየኩ ነው። ያው ትንሽ ያገኘሁት የስራ እድገት አለ እሱ ይበቃኛል ብዬ የምቀመጥበት ቦታ ላይ አይደለሁም። ያው ተጨማሪ የስራ እድገት ያስፈልገኛል ብዬ እያሰብኩ ነው ስለዚህ ተጨማሪ የስራ እድገት ለማስፈለግ ለማግኘት ደግሞ ጠንክሬ መስራት አለብኝ። ያው ጠንክረህ ስትሰራ ደግሞ የስራ እድገት ይሰጥሃል። ያው ብዙ ጊዜ የማናጀሮች ማለት ነው የስራ ማናጀሮች እንደውም የአስተዳዳሪዎች ማለት ነው እነሱ ናቸው ብዙ ጊዜ የስራ እድገት የሚሰጡት ከስራ ከምትሰራው አንፃር ስለሆነ። እኔ ደግሞ እሱን ነገር ለማግኘት እያልኩኝ በጣም ለፍቼ እየሰራሁ ነው ቀና ደፋ እያልኩ ነው የወዴየውደፊት ህይወትን ህይወቴን ለማስተካከል ስል የስራ እድገቶችን እየፈለኩ ነው። ስለዚህ የስራ እድገት ለማግኘት የቻልኩትን እየሞከርኩኝ ነው እንደሚሰጡኝም ደግሞ አልጠራጠርም። ያው ማንኛውም ሰው የስራ እድገት ይፈልጋል ግን የስራ እድገት ከመፈለጉ በፊት በስራው ላይ ጠንክሮ የስራ እድገት የሚያስገኘውን ስራ በደንብ ጠንክሮና በርትቶ መስራት አለበት ካልሰራ የስራ እድገት ቢል የማይሆን ነገር ነው። የማይቻል ነገር ነው አብረው አይሄዱም። ካልሰራ የስራ እድገት አብረው አይሄድም። በደንብ ስራ አለ የስራ እድገት ትጠይቃለህ ይጨመርልሃል የስራ እድገት ማለት ነው እንዴ እዛው የሚያስፈልገው ነገር ስለዚህ የስራ እድገት አስፈላጊ ነው ማለት ነው። እኔ ደግሞ እሱን ነገር እያደረኩ ነው ማለት ነው። ስለዚህ የስራ እድገት አስፈላጊ ነገር ነው። ሁላችንም በደንብ እንስራ እላለሁኝ ስለዚህ የሚያስቸግር ነገር አይደለም ማለት ነው። ያው ማንኛውም ሰው ሊያገኘው የሚችል ነገር ነው ጠንክሮ የሰራ ማለት ነው በወጣበት የስራ ዘርፍ ላይ አንድ ሰው ተፍ ተፍ ብሎ የስራ እድገት ማግኘት ይችላል። ግን የስራ እድገቱን ሊያገኝ የሚችልበት መንገድ የግድ ጠንክሮ ሲሰራ ብቻ ነው ጠንክሮ ካልሰራ እና የማይሆን ነገር ነው ማለት ነው። አብሮ አይሄድም የስራ እድገት ያለ ጠንክሮ መሰራት አይሄድም። ስለዚህ ጠንክረን እንስራ እላለሁኝ ሁላችንም የስራ እድገት ያስፈልገናል ህይወታችንን በስነ ስርዓት ለመምራት ለዚህ ሁላችንም ጠንክረን እንስራ እና የስራ እድገቶችን ከማንክ ከማናጀሮቻችን ከአስተዳዳሪዎቻችን እንጠይቅ። በራሳችን ላይ የስራ እድገት ማድረግ እንችላለን። ግን አብዛኛው ተቀጣሪ ሰው ስለሆነ የኢትዮጵያ ያው ብዙ ጊዜ የማናጀሮች ማለት ነው የስራ ማናጀሮች እንዲያውም የአስተዳዳሪዎች ማለት ነው እነሱ ናቸው ብዙ ጊዜ የስራ እድገት እሚሰጡት ከስራ ከምትሰራው አንፃር ስለሆነ እኔ ደግሞ እሱን ነገር ለማግኘት እያልኩኝ በጣም ለፍቼ እየሰራሁ ነው። ቀና ደፋ እያልኩ ነው የወደፊት ህይወቴን ለማስተካከል ስል የስራ እድገቶችን እየፈለኩ ነው። ስለዚህ እንደ አስፈላጊነቱ የስራ እድገት ቢሰጠን ባይ ነኝ ስለዚህ ሁላችንም የስራ እድገታችንን ለማግኘት ጠንክረን እንስራ እላለሁኝ። አመሰግናለሁ ጨርሻለሁ።